እሺ አመሰግናለሁ የስራ ቦታ ደህንነት እንዴት ነው የሚለው ጥያቄ ነው የተሰጠኝ አመሰግናለሁ እና ይሄ ጥያቄ ምርጥ ጥያቄ ነው የስራ ቦታዬ። በጣም ደስ የሚል የስራ ቦታ ነው እኔ እየሰራሁበት ያለሁበት። የተለያዩ ሰዎች አሉ። እዛ መስሪያ ቤት ውስጥ የተለያዩ ባህሪ ያላቸው የተለያዩ ቋንቋ የሚናገሩ ከተለያዩ ባህል ያላቸው የተለያየ የአኗኗር ዘይቤ ያላቸው ሰዎች ናቸው። እና ያሉት እዛ መስሪያ ቤት እና እንደዚህም ሆኖ እያለ በጣም ደስ የሚል የስራ ቦታ ነው። ያለኝ እና እና በጣም እኔ የምደሰትበት የስራ ቦታ ነው ያለው። እና እኔ ቢሮ ነው የምሰራው ቢሮ ውስጥ ስሰራ። ለምሳሌ አንዱ ያቃተው አንዱ እንዲያግዝ እርስ በእርስ ከላይ እስከታች ድረስ ያለውን ነገር በትክክል እንዲሰራ ስራውን እንዲሰራ እንዲሳለጥ። የተሻለ ነገር እንዲሰራ እንዲደረግ ብዙ ጊዜ ጥረት አደርጋለሁ። እና እንደዚህም ሆኖ በጣም ደስ የሚል ነው። የስራ ቦታዬ ግን አንዳንዴ አድካሚ የሚሆንበት ሁኔታ አለ። አድካሚ የሚሆንበት ጊዜ በጣም ራሴን ለመቆጣጠር ብዙ ጊዜ ብዙ ነገሮችን አደርጋለሁ። እና ራሴን ስቆጣጠር ያ የስራ ቦታዬን እንዴት እንደሚመስል ለምሳሌ አድካሚ የሆኑ ነገሮችን። እንዴት ችግሮችን ማስወገድ እንዳለብኝ በግልጽ ተረድቼ ያ ነገር ለወደፊቱ እንዳይደገም ወይም ከበፊት የተሰራ ስህተት ሊኖር ይችላል። እነሱ ነገሮችን አረሞ የተሻለ ቢሮ ወይም የስራ ደህንነትን መፍጠር ነውና የኔ አላማ በጣም ደስ የሚል የስራ ቦታ ነው ያለኝ። እና እንደዚህ ሆኖ ሳለ ግን ብዙ ጊዜ ችግር ያጋጥማል። አንድ አንዳንድ ሰዎች በጣም ችግር የሚፈጥሩ አሉ ስራ ቦታዎች የሚጨቃጨቁ በሰአት የማይገቡ ሰዎች አሉ። አንዳንዴ የሚያረፍዱ ሰዎች አሉ። እና የተለያዩ ሰዎች ባህሪ አቅፎ የያዘ ስለሆነ። መስሪያ ቤቴ እና ከእነዚህ ሰዎች ጋር ለመስራት ብዙ ጊዜ ችግር ይሆናል። እና ችግር በሚሆንበት ሰዓት እኔ የራሴን ባህሪ በግልጽ አሳያለሁ። እና በግልጽ በማሳይበት በሰአት እነዛ ሰዎች ደግሞ የኔ ባህሪ ተረድተው። በስን ስረዓት ሰራቸውን እንዲሰሩ እኔ የማደርገው እና አንዳንዴ መቆጣት ካለብኝ የምቆጣበት ሁኔታ ሊኖር ይችላል። በደስታ ጊዜ ደግሞ ምደሰትበት ጊዜ ሊኖር ይችላል። እና በጣም ደስ የሚል የሰራ ቦታ ነው ያለኝ ማለት ነው። ስለዚህ ቴንኪው።

እሺ አመሰግናለሁ ስለተሰጠኝ ጥያቄ ጥያቄ ምንድነው የሚለው ከደንበኞች ጋር ትገናኛለህ ወይ ስለሚለው ጥያቄ ነው የተሰጠኝ? አዎ እኔ ከደንበኞቼ ጋር በየጊዜው የመገናኘት እድል አለኝ ብዙ ጊዜ ወደ ሱቄ የመጡ ደሞኞቼን አገኛቸዋለሁ። ደሞኞቼ ለምሳሌ ብዙ አይነት ወይን ቅሬታ ወይን ደስታቸውን ለመግለጽ ከደንበኞቼ አገናኛለሁ ለምሳሌ አንዳንዴ ጥረ ነገር ሰርተህ ቢያደንቁ በዛ ሰዓት ደንበኞችህ በጥሩ ሁኔታ ስላስተናገድክ የደስታ ስሜት ይሰማሃል። የምስጋና ምስጋናም ልታገኝ ትችላለህ። እና በዛው ልክ ደግሞ በተቀናቃኝ ደግሞ ሌላ ነገሮችም ተፈጥሮ ችግሮችም የሚፈጠሩበት ሁኔታ አለ። እና እንደዚህ ሲፈጠር ምናልባት ቅሬታዎችን ማስተካከል ሊኖርብህ ይችላል። ለነገ የተሻለ ነገር ላይ አስተካክለህ ተወዳዳሪ እንድትሆን የሚያደርጉ ነገሮችን ማስተካከል ይኖርብሃል። እና ከዚህ ጋር ተያይዞ ያለውን ነገር በትክክል ማስቀጠል ይኖርብሃል። እና ደንበኛ ከደንበኞቼ ጋር እኔ በየጊዜው ነው የምገናኘው እና ከደምበኞቼ ጋር ስገናኝ የተለያዩ ነገሮችን አገኛለሁ። በቃ እርካታ አገኛለሁ የነፍስ ሰላም እርካታ አገኛለሁ እና በጣም ነው ደስ የሚለኝ ከእነሱ ጋር ስገናኝ። እና ሁል ጊዜ ከእነሱ ጋር እገናኛለሁ ማለት ነው።